አጋር፣ አጋር ማለት እንግዲህ አንድ አብሮ የሚኖር ሰው ኑሮውን ተጋግዞ የሚኖር፣ ለምሳሌ የባልና ሚስት ሊሆን ይችላል አጋር ይባላሉ ማለት ነው። ሶ ኑሮን እንዲቀል አንዳቸው ከአንዳቸው ጋር አጋር በመሆን እንግዲህ ኑሮውን ባሳለጠ ሁኔታ ለመኖር ይችላሉ ማለት ነው አጋር በመሆን። ሁለተኛው አጋር የሚባለው እንግዲህ አብሮ መኖር ሲቻል ነው። ለምሳሌ ከጓደኛ ጋር አብረን ስንኖር አጋር እንሆናለን። ያው አንዳችን አንድ ነገር እንሰራለን፣ አንዳችን አንድ ነገር እንሰራለን። ቤት ማውዳት ሲኖርብን በጋራ እናጸዳለን። እሱም አጋር ይባላል ማለት ነው። ሌላኛው ደግሞ ቤተሰብ ልጆችም ኖሮህን ልጆቻችንም ያግዙን ከሆነና ለአቅመ ሄዋን የደረሱ ልጆች ካሉን እነሱም ለእኛ አጋሮቻችን ይሆናሉ ማለት ነው። ሌላው አጋር የሚባለው እንግዲህ የቤት ሰራተኛ ሊሆን ይችላል። አሁን ለምሳሌ ልብስ ማጠብ የምትችል፣ ቤት ማጥናት የምትችል ምግብ ማብሰል የምትችል አጋር ካገኘን እንግዲህ ኑሯችንን ታቀልልናለች ማለት ነው። በእንደዚህ አይነት ሁኔታ እንግዲህ የአጋር ኑሮ እንኖራለን ማለት ነው። ሌላው እንግዲህ በስራ ቦታም አጋሮች ያስፈልጉናል። ለምሳሌ ስራችንን የሚያግዙን አብሮን የሚሰሩ ሰዎች በፒኤልሲ ደረጃ እንግዲህ ለምሳሌ አሁን አንድ ካምፓኒ ለሶስት ለአራት ሆነን ስንከፍት በአጋር መከፈትን ማለት ነው አንደኛው ማኔጅ ያደርጋል፣ አንደኛው ሴልሱ ላይ ጠንክሮ ይሰራል፣ አንደኛው ደግሞ የፋይናንሱን ስራ ያሳልፋል ማለት ነው። ስለዚህ በአጋር ሙያችንን፣ እውቀታችንን ሼር በማድረግ እንግዲህ አገል ለአገልግሎት አቀረበን ማለት ነው። ሌላው አጋር የሚባለው እንግዲህ ሁለት ድርጅቶች ሊሆኑ ይችላሉ፣ አጋር ድርጅቶች ተመሳሳይ የሆነ ስራ ነው የሚሰሩት። እነሱ ድርጅቶች እንግዲህ አንድን ነገር ለማከናወን አጋር ሆነው ይሰራሉ ማለት ነው። አንዳንዴ ተመሳሳይም ላይሆኑ ይችላሉ። ለምሳሌ እኔ በአካል የማውቀውን ስለአንድ ስራ ላስታውቃችሁ። አንድ በየአይነት ኢቨንት ማነው፣ በየአይነት ኢኮፌሽን የሚባል ድርጅት ማርኬቲንግ ላይ የሚሰራ ካምፓኒ እና አንድ ኢቨን ማኔጅመንት ካምፓኒ አንድ ላይ ሆነው እንግዲህ ብራይት ኢቨንት የሚባለው ኢቨንቱን ሊያሳልጥ ያኛው ደግሞ የማርኬቲንጉን ስራ ሊሰራ በፐርሰንት ተነጋግረው አንድ ፕሮጀክት ላይ ተገብተው ስራ የገቡበት ነገር አለ ማለት ነው እንደ አጋር ድርጅት ሆነው ተፈራርመው። ሶ እንደሱ አይነት ድርጅቶች አሁን አጋር ሆኑ ማለት ነው። ሌላው ደግሞ በጣም ትልልቅ የሚባሉ የስፖርት ክንውኖች ሊኖሩ ይችላሉ፣ አሁን ለምሳሌ አንደኛው ድርጅት እንግዲህ የመንግስት አካል ሊሆን ይችላል በመንግስት በኩል ያለውን ነገር ሊያሳልጥ አንደኛው ደግሞ ኢቨንቱን የተሳካ ሊያደርግ፣ አንደኛው ደግሞ ተጫዋቾቹንም ወይንም ደግሞ ግሩፖቹን ሊያመጣ ዲል ያደርግና አንድ ትልቅ ኢቨንት ወይም ደግሞ የስፖርት ግንውን ያዘጋጃሉ ማለት ነው። እነዛ ነገሮች እንግዲህ እንዴት ሆነው ነው የሚሰሩት? አጋር ሆነው ትልቅ ስራ አብረው ሊሰሩ ተነጋግረው እንግዲህ ትልቁን ስራ አብረው ሰርተው ትልቅ ፕሮፊት የሚያገኙበት ስራ ይሆናል ማለት ነው። እንዲሁም ደግሞ ሌላ ድርጅቶች አሁን ለምሳሌ የሪል ስቴት ካምፓኒዎች ከማርኬቲንግ ወይም ደግሞ ከኢንፍሉዌንሰሮች ጋር ይነጋገሩና ዲል ያደርጉና እንግዲህ በአጋር ድርጅትነት መስራት ይጀምራሉ ማለት ነው። ይሄን ያህል ሴልስ አምጣለን እኛ ደግሞ ይሄን ያህል ገንዘብ እናግዝሃለን የሚል የአጋርነት ስምምነት ያደርጉና ወደ ስራ ይገባሉ። ከዛ ወራት ስራውን ያሳልጡታል ማለት ነው። ሶ በእንደዚህ አይነት ሁኔታ ሁሉ የሚፈጠር የስራ ሂደት ወይንም ደግሞ የስራ ስምምለት አጋር ይሆናል ማለት ነው። እንግዲህ አጋር በግለሰቦች አይተናል፣ አጋር በትዳር አጋሎች አይተናል፣ አጋር ደግሞ በትልልቅ ድርጅቶች መካከል የሚፈጸም የአጋርነት የስራ ድርድሮችንም ተመልክተናል ማለት ነው። ይሄን ያክል ስለ አጋር ብዙ ካወራን ይበቃናል። እናመሰግናለን።

ፈጣን ፈጣን የሚለው ነገር እንግዲህ በጣም በፍጥነት ነገሮች እየሄዱ እንደሆነ የሚያሳይ ነገር ነው ማለት ነው። አሁን ለምሳሌ አንድ የማልረሳው ፈጣን የሚል እንግሊዘኛ ፊልም ነበር እና። በ በቃ በጣም ፈጣን ነው የሚለው እና ሌባው በጣም በፍጥነት ነው ነገሮችን የሚያደርገው ቦምቦችን የሚያፈነዳው ምናምን ምናምን እና ከዛ ጋር በተካሄደ የቀረበ ፊልም ነበረ። እንግዲህ ያ ፊልም ሪሊ አርእስቱም ፈጣን ነበር የሚለው እና በእንግሊዘኛው ስፒድ ማረሳው ፊልም ነው በዚህ አጋጣሚ ለመናገር ፈልጌ ነው። አሁን እንግዲህ እቺ አለም በቃ የፍጥነት በጣም ፍጥነቷ በጣም እየጨመረ የመጣ አለም ነች በቃ መረጋጋት የሚባል ነገር የለም። በቃ ሩጫ ነው ለሌሊት ቀን አይባልም ሩጫ ብቻ የበዛባት ሆናለች። እንግዲህ ቴክኖሎጂው በምታዩት ፍጥነት እየበረከተ እየበዛ ነው የመጣው። የሰው ፍጥነት እየተቻለ አይደለም ያለው የመኪናው እድገት የፋብሪካው እድገት በቃ የኤአዩ እድገት በጣም የሚያስደነግጥ ነውና። በየኢንዱስትሪው በቃ የማይታሰብ አይነት እድገት እየመጣ ነው። አሁን ለምሳሌ የፊልም ኢንዱስትሪውን ስታዩት የት ደረጃ እንደደረሰ በጣም ነው የሚገርማችሁ። የሶሻል ሚዲያ ፍጥነት ደግሞ በቃ አሁን ያለነው እንግዲህ የቲክቶክ ዘመን ላይ ነው በቃ ረዣጅም ቪዲዮዎች አይታዩም። ረዣዥም ነገሮች አይታዩም አጫጭር ነገር እንግዲህ ስክሮል እያደረግን በጣም በፍጥነት ነው የኖርን ያለነው። ከእኛም ባንፈልግ እንኳን በፍጥነት ነው አለም እያስኖረችን ያለችው በቃ ስክሮል እናደርጋለን በፍጥነት እንጓዛለን ማለት ነው። አንድ ደግሞ የተጽእኖ ፈጣሪ ልጅ አለ ስፒድ የሚባል ሶ ስፒድ እንግዲህ ምን ያህል በቃ ምንድነው የሚያደርገው? በቃ በፍጥነት ይሄዳል ይጮሃል። እንደ ውሻ ይጮሃል ምናምን እና ይሄ ስፒድ የሚባለው ሰውዬ እኔ በደንብ ኢትዮጵያ ውስጥ መጥቶ። ያካሄደውን ነገር አየሁኝ ማለት በቃ በጣም ነው የሚገርመው በቃ በጣም ነገሮችን በፍጥነት ነው የሚያካሂደው። በጣም ብዙ ተከታዮች አሉት እና አፍሪካን ቱር እያደረገ ነበርና ኢትዮጵያ የመጣ ጊዜ። ያለው ፍጥነት በቃ በጣም ነው የሚገርመው አንድ ቦታ ይሄዳል በጣም ቶሎ ይወጣል። ከዛ ወደ ሌላ ቦታ ይሄዳል ቶሎ ይወጣል። ኢቭን በቃ እንትን ባዝሩም ራሱ የመግቢያ ጊዜ ሳይኖረው በጣም በተጨነቀ ሁኔታ ነው። ነገሮቹን ሲያደርግ የነበረው እና እና እንግዲህ ያለው ነገር እንግዲህ እሱን ልጅ ሳየው አለም ያለችበትን ደረጃ አለም ያለችበትን ሁነት። በደንብ የሚያሳየኝ ልጅ ሆኖ አግኝቼዋለሁ ማለት ነው። ስፒድ ስሙም ስፒድ ነው። እንግዲህ ሁኔታዎችም ተግባሮችም እንግዲህ ሁሉም ነገሮቹ የስፒድ ናቸው በጣም በፍጥነት ነው የሚካሄደው። እና አንደኛው ሌላኛው ነገር ደግሞ ይሄኛው ነው እንግዲህ አለም በጣም በፍጥነት ነው እየሄደች ያለችው ኢንፍሉዌንሰሮቻችን በጣም በፍጥነት እያደጉ ነው ያሉት የሚጠሩት ገንዘብ በጣም የሚያስደነግጥ ሆኗል። ሀገራችን እያደገች ነው ያለችው ይባላል አይ ዶንት ኖ እድገት ማለት ምን ማለት እንደሆነ? ብቻ ይሄ ፍጥነቱ በጣም ነው የሚያስፈራው የሚያስደነግጠው። ሶ እኔ ደግሞ በዛ ፍጥነት ምክንያት መሄድ አልቻልኩምና ብዙ ጊዜ የቆምኩም ይመስለኛልና ህይወትም የምታስጠላኝ እንግዲህ። ከዛ ሂደት አንፃር ነው ምክንያቱም አለም እየፈጠነች ነው ያለችው። እኔ ግን በዛው ፔስ ነው እየሄድኩኝ ያለሁት እንደ አለም መጓዝ አልቻልኩም። እንደ አለም ራሴን በኢኮኖሚ ልለውጥ አልቻልኩም። እንደ አለም ቤተሰቦቼ ማገዝ አልቻልኩም። እንደ አለም ፍጥነት እኔ መሆን አልቻልኩኝም እና። ፍጥነቱን እንግዲህ ፈጣኑን ሂደት መቀላቀል አልቻልኩም ብዬ አስባለሁ። ስለዚህ የአለም ፍጥነት የአለም ፈጣን ሂደት በጣም የሚያስፈራ ነው ማለት ነው። ሌላው እንግዲህ አሁን ከረዣዥም ርቀት ሯጮች በበለጠ አጫጭር ሯጮች በጣም እየበዙ ነው። በጣምም አለምም ረጅም ሰዓት ሩጫ ከሚያይ አጫጭር ሩጫዎችን ማየትን እየመረጠ ነው ያለውና እንግዲህ የጃማይካ የአሜሪካ በጣም ፈጣን ሯጮች። አለምን እያስደመሙ ነው ያሉት እነሱም ተመልካቾች በጣም እያገኙ ነው ያሉት እና እንግዲህ እስከ አስር ሰከንድ በታች ነው። ሩጫ እየተገባ ያለው እና ፈጣን ሯጮች በጣም አለምን እየመሩ እንዳሉ ያየንበት ሁኔታ ነው ያለነው። ሌላው ደግሞ ፈጣን ሯጮች የኛም አትሌቶች በጣም የሚገርሙ ፈጣኖች ናቸው። የመጨረሻውን ፔስ እንግዲህ አስር ሺህ ማራቶን ሮጠው የመጨረሻውን ፔስ የሚሮጡበት ፍጥነት ፈጣን ሂደት በጣም ነው የሚያስገርመው። ያንን ሁላ ርቀት ሮጠው የመጡ አይመስልምና። እንግዲህ ስለ ፈጣን ያለኝ ጨዋታ ይሄንን ይመስላል አመሰግናለሁ።

ፀሀይ እንግዲህ ፀሀይ ማለት እኔ ከተፈጥሮ ሂደቶች መካከል እንግዲህ እግዚአብሔር ምን ያህል እንደባረከን እማቅበት ምን ያህል የተፈጥሮን ሂደት ምን ያህል እንዳቀለለልን እማቅበት። የእግዚአብሔርን አፈጣጠር በጣም እማደንቅበት ሁሉንም ነገር በምሳሌ እንደፈጠረ እንዳየ የሚያደርገኝ ነገሮች አንዱ የፀሀይ የጨረቃና የከዋክብት ፍጥረቶቹ ናቸውም እና ከዚህ ውስጥ ደሞ በጣም ውቧና የምታምረው ፀሀይ አንዷ ናት። እንግዲህ ፀሀይ ማለት እንግዲህ የእግዚአብሔርን ምሳሌ ይዛ የተፈጠረች ናት እግዚአብሔር በፀሀይ ይመሰላል እንዲሁም ደግሞ ቅዱሳን ራሱ በፀሀይ በብርሃን ይመሰላሉ ማለት ነው። ፀሀይ እንግዲህ በጣም በሚገርም ሁኔታ ምንም ሳታስከፍለን ብዙ ስራ የምትሰራ ናት። ፀሀይ እንግዲህ ብርሃን ትሰጠናለች ከብርሃን አልፋ ደግሞ ቫይታሚን ዲ እንድናገኝ ታግዘናለች ማለት ነው። በተለይ ደግሞ የጠዋት ፀሀይ በጣም ለጤና ለሁሉም ነገር ጥሩ ሆኖ ይገኛል ማለት ነው። እንግዲህ ህፃን ልጅ ገና እንደተወለደ አካባቢ በባዝሊን እየታየ እየታሸ ፀሀይ ላይ ይቀመጣል። ያ ማለት ምን ማለት ነው እንግዲህ ከፀሀይ ቫይታሚን ዲ እያገኘ ይሄዳል ማለት ነው። ያንን ያላገኘ ልጅ እንግዲህ ከባድ ሁኔታ ውስጥ ይደርሳ ይገባል ማለት ነው። እንግዲህ ያንን የመሰለ ጥበብም ማዕድንም የምትሰጥን ፀሀይ ናት። ፀሀይ እንግዲህ ቀኑን ሙሉ ብርሃኗን ሰጥታን እንዲሁም ደግሞ ለጨረቃ ብርሃኗን ሰጥታ ከዛ ደግሞ ማታ ጨረቃ ደግሞ ከፀሀይ የተረከበችውን ብርሃን ስትሰጠን ትውላለች ማለት ነው። ፀሀይ ለኔ ብቻ አትልም። ፀሀይ ከእሷ እሚፈልጉትን ነገር ሁሉ ለፕላኔቶቿ ትሰጣለች ለክዋክብቶቿ ታካፍላለች እንደዛም ሆና በቃኝ አትልምና። ፀሀይ ልክ እንደ እግዚአብሔር ናት ለሁሉም በእውነት መንገድ የምታከፋፍል ናት ብርሃኗን። ለሁሉም ለኔም ለእናቴም ለሁሉም አንድ ላይ የምትሰጥ ናትና እግዚአብሔር አምላክ ፀሀይን የፈጠረበት ሁኔታ መልኩ እጅግ አድርጎ ከሚያስደንቀኝ ሁኔታዎች አንዱ ይሄ ነው ማለት ነው። ፀሀይ እንግዲህ ብዙ በረከቶች አሏት ብዙ ማለት ነው እንግዲህ አስቡት ፀሀይ ጠዋት ይወጣል ማታ ትጠልቃለች። በዛ ሁሉ መሃል እንግዲህ አልፎ አልፎ ደመና ምናምን ካለ። እንግዲህ የምንጋረደው እንጂ በዛ ሁሉ መሃል እንግዲህ ዑደቷን ጠብቃ በትክክል መሄድ መውጣት ባለበት ቦታ በምስራቅ ወጥታ አካሄዷን አስተካክላ እንግዲህ መግባት ባለባት በምስራቅ በኩል የምትገባው እንግዲህ ፀሀይ ናት። እንግዲህ የፀሀይ ውብ አወጣጥና ውብ አገባብ እንግዲህ በአለም ደረጃ በሚገኙ በጣም ተፈጥሮ አድናቂ ሰዎች እንግዲህ ውብ ውብ የሚባሉ ፎቶዎቿ ተይዘው ተቀምጠዋል ማለት ነው። እና ፀሀይ በጣም ነው የምታምረው ፀሀይ ውብ ናት። ፀሀይ እንግዲህ ይሄን ሁሉ ነገር ታደርግልናለች ማለት ነው። የእግዚአብሔር አምላክ ፀሀይ በፀሀይ በብርሃን ይመሰላል ምክንያቱም የሚሰጠን በረከት የሚሰጠን ነገር በቃኝ አይለንም። በቃ እንደፈለግን ፊድ እናደርጋለን የምንፈልገውን ነገር እንወስዳለን ማለት ነው። ጨረቃን ስናይ ደግሞ ቅዱሳን እንመልከት አሁን ፀሀይ እግዚአብሔርን እናድርግና ቅዱሳኑ ደግሞ ምን ይደረጋል እንግዲህ ከፀሀይ የሰበሰቡትን ሀይል ብርታት በረከት እንግዲህ ለጨረቃ ታካፍላለች አይደለ ጨረቃ ደግሞ ለሰው ታመጣለች። እንግዲህ እግዚአብሔር አምላክ ራሱን በቀጥታ ለእኛ ልክ እንደ ፀሀይ ያደርግልናል። ከዛም በኋላ ደግሞ እኛ ከፈለግን ደግሞ በቅዱሳን በኩል ደግሞ እግዚአብሔር አምላክን ከለመንነው ምክንያቱም ራሱ ፈጣሪ ቃል ኪዳን ገብቶላቸዋል ለቅዱሳን አባቶች እናቶቻችን ከዛ ደግሞ በጨረቃ በኩል በእነሱ በኩል ደግሞ ምህረት እናገኛለን ማለት ነው። እኛ ብርሃንን ከፀሀይ ተረክባ ጨረቃ እንደምትሰጠን ሁሉ ቅዱሳንም ከእግዚአብሔር የተቀበሉትን በረከት ከእግዚአብሔር የተቀበሉትን ይቅርታ አድራጊነት ከእግዚአብሔር የተቀበሉትን ጠባቂነት ይሰጡናል ማለት ነው። እንግዲህ ያገኙትን ብርሃን ያካፍሉናል ማለት ነው። እነ መልአክትም እንዲሁ ፀሀያችን ይሆናሉ ማለት ነው። ጨረቃችን ይሆናሉ ማለት ነው። እና ስለ ፀሀይ ይሄን ያህል ብያለሁ ፀሀይ ደግሞ የሰው ስምም አለ ፀሀይ ባይ ዘ ዌይ። የተፈጥሮአዊ ፀሀይዋ ብቻ ሳይሆን አንዳንድ ሰዎች እንግዲህ ፀሀይ ፀሀይቱ ተብለው ይጠራሉ ማለት ነው። እንግዲህ ስለ ፀሀይ ይቺን ታክል ካልኩኝ ይበቃኛል አመሰግናለሁ።

አፍ አፍ ማለት እንግዲህ የሚናገር፣ የምንተነፍስበት፣ ሀሳባችንን በአግባቡ የምንገልጽበት፣ ምግብ የምንመገብበትና የተለያዩ ነገሮችን የምናደርግበት የሰውነት ክፍላችን አንዱ እንግዲህ አፍ ይባላል። አፍ እጅግ በጣም ብዙ ስራዎች ነው ያሉት አንደኛ ምግብ እንመገብበታለን፣ ሁለተኛ ሰዎችን በአግባቡ በመሰረቱ እናወራበታለን፣ እንነጋገርበታለን ማለት ነው። ሶስተኛ እንግዲህ አፍ ማለት እንተነፍስበታለን፣ ትንፋሽ እንወስድበታለን ማለት ነው። አራተኛ እንግዲህ ሌላ ምን እናደርግበታለን እንግዲህ እነዚህን ነገሮች የምናደርግበት እንግዲህ በአፋችን ነው። እንግዲህ አፍ የሚባለው ነገር እንግዲህ ብዙ ስራ አለው ብዙ ነገር ያደርጋል ማለት ነው። አፍ እንግዲህ አንዳንድ ሰው እንግዲህ በአፉ ብቻ ብዙ ገንዘብ ሜክ ሲያደርግ እያየን ነው ያለነው ማውራት ስለቻለ ብቻ መናገር፣ ስለቻለ ብቻ እንግዲህ ትልልቅ ኢንፍሉዌንሰር ሆኖ ደፋር ስለሆነ ብቻ ትልልቅ ስራዎችን አፉን በመጠቀም እየሰራ ይገኛል አሁን ለምሳሌ ኮሜዲያን እሸቱ አፍ ስላለው ንግግር ስለሚችል፣ ማውራት ስለሚችል እንግዲህ ብዙ ስራዎችን እየሰራ ይገኛል በቴክኖሎጂውም ዘርፍ ትልልቅ የሚባሉ ተጽዕኖ እየፈጠረ ይገኛል ማለት ነው። ሁለተኛ እንግዲህ አፍ ሶሻል ሚዲያ ላይ ደፋር ሆነው የፈለጉትን ነገር የሚናገሩ ሰዎች አፍ ያላቸው ሰዎች አዳማጮችን ያገኛሉ ማለት ነው፣ ብዙ ተከታዮች ይኖሯቸዋል ማለት ነው፣ እንግዲህ እነዛ ሰዎች መናገር ስለሚችሉ አፍ ስላላቸው ያንን ሁላ ተጽዕኖ መፍጠር ችለዋል ማለት ነው። ሌላው አፍ እንግዲህ ምግብ የምንመገበው እንግዲህ በአፋችን ነው አላምጠን አፋችን ዉስጥ ብዙ ነገሮች ሂደቶች ይከናወናሉ ምላሶች አሉ። አንድን ምግብ በአፋችን ስንጎርስ እንግዲህ በምላሳችን አጣጥመን፣ በጥርሳችን አኝከን ከዛም በኋላ ወደ ሆዳችን ይገባል ማለት ነው ይሄንን ሁሉ ፕሮሰስ የሚጀምረው እንግዲህ አጀማመሩን የሚያደርገው በአፉ ነው ስለዚህ አፍ እንግዲህ ለምግብ ለመመገብ ምን ያህል ጠቃሚ እንደሆነ የምናይበት ነው ማለት ነው። ሌላው አፍ ውስጥ ያለ ነገር እንግዲህ ጥርስ ነው ጥርሳችን ደግሞ የተስተካከለ ሲሆን እንግዲህ አፋችንን ከፈት አድርገን ደግሞ በገግታ በምናሳይበት ጊዜ ጥርሳችን ያማረ ከሆነ ደግሞ ያው ለይታም፣ ለውበትም ጥሩ ይሆናል ማለት ነው። ሌላው አፋችን እንግዲህ የሚጠቅመው ከምግብ ከመመገብ፣ ከማውራት ከሌሎች ነገሮች ባለፈ ለመተንፈስ ነው። በአፋችን እንግዲህ በጣም እንተነፍሳለን እንግዲህ ያንን አተነፋፈስ እንግዲህ በልምምድ ነው የምናመጣው አንዳንዶቹ መተንፈሶች በአፍ ብቻ ሳይሆን ከሆድ ጀምሮ የሚተነፈሱ አሉ አንዳንዶቹ አተነፋፈሶች ደግሞ በቃ ከሳምባ ብቻ የሚተነፈሱ አሉ ማለት ነው ስለዚህ በተቻለን መጠን እንግዲህ ከሆዳችን መተንፈስ እንዴት እንደሆነ ተምረን በአፋችን እየተነፈስን እንግዲህ ህይወታችንን ማስቀጠል ነው ማለት ነው። ሌላው እንግዲህ ቅድም እንዳለው በአፋቸው ምክንያት በጣም ብዙ ተጽዕኖ ፈጣሪ መፍጠር የቻሉ ሰዎች አሉ፣ እንግዲህ መናገር መቻል አፍ አፋችንን ሳንፈራ መክፈት መቻል እንግዲህ ትልልቅ ገንዘቦችም እያመጡ በዚህ አለም ላይ እያየን ነው ማለት ነው እንግዲህ ለዛሬ ስለ አፍ እቺን ታክል ከተናገርኩኝ ይበቃኛል እጅግ አድርጌ አመሰግናለሁ። እንግዲህ በቀጣይ ዝግጅቶች ላይ በቀጣይ ስራዎች ላይ እንገናኛለን መልካም ጊዜ።

ልብስ ልብስ ማለት እንግዲህ በጣም ትልቅ ለሰው ልጅ በጣም ትልቅ ዋጋ ያለው ገበና ሸፋኝ ኑሯችንንም ሚደብቅ ነገር ነው። እንግዲህ ካለ ልብስ ቢሆን እንግዲህ አስቡት ብዙ ገበናችን ይጋለጥ ነበረ። ከዛ ባለፈ ዳምቦ በተፈጥሮ ሁደቶች የሚመጡትን ብርዶች አየር መለዋወጦችን እንግዲህ አንችላቸውም ነበረ ማለት ነው። ስለዚህ ልብስ በጣም የሰውን ልጅ ኑሮ የኑሮ ሂደት ያቃለለ ነገር ነውና ክብር ይገባዋል ማለት ነው። እንግዲህ ህፃናት ሲወለዱ ጀምሮ እንግዲህ የሚሆን መታቀፊያ ልብስ ዳይፐር የሚባሉ ነገሮች እነዚህ ነገሮች ሁሉ ያስፈልጋቸዋል ማለት ነው። በደንብ ደግሞ ዳይፐር ያስፈልጋቸዋል ሶ እነዛን ነገሮች እንግዲህ ከልብስ ውስጥ ከህፃናት ልብስ ውስጥ የሚመደቡ ናቸው። እያደጉ ሲሄዱም ልደታቸውን ባማከለ ወይም ደግሞ እድሜያቸውን ባማከለ እነሱ ሊለብሱት የሚችሉት ለዳዴ የሚሆናቸው ለመታቀፍ የሚሆናቸው ለሚተኙት የሚሆናቸው እንግዲህ ልብስ በጣም ያስፈልጋቸዋል ማለት ነው። ስለዚህ ስለ ህፃናት እችን ታክል ካልን አደግ ሲሉ ደግሞ ልጆች እንግዲህ ሲጫወቱ የሚሆናቸው ለእነሱ የሚሆን ልብስ እንዲሁም ደግሞ ትምህርት ቤት ሲገቡ ለትምህርት ቤት የሚሆናቸው ልብስ እንግዲህ ለየት ያለ ልብስ ያስፈልጋቸዋል ማለት ነው። ከዛም ባለፈ ደግሞ ዩኒፎርም የሚባል ነገር አለ። ትምህርት ቤቱ አንድ የሚያዘጋጀው ወጥ የአለባበስ መንገድ አለ እሱን ተከትሎ እንግዲህ ህፃናት ከእለት ተእለት ኑሯቸውን ተግባራዊ ያደርጋሉ ማለት ነው። ደግሞ ትንሽ አደግ ሲሉ ወጣት ሲሆኑ እንዲሁም ለስራ አካባቢ ብቁ ሲሆኑ ያንን ስራ ባማከለ ሁኔታ አሁን ለምሳሌ አንዳንዶቹ ሱፍ ይለብሳሉ በቃ ሱፍ መልበስ ግዴታ የሆነበት ቦታ አለ አሁን ለምሳሌ ወደ ባንኮች ስኬድ ሴቶቹም ስፍ ሱፍ ይለብሳሉ ሸሚዛቸውን ቂቅ ያደርጋሉ ወንዶቹም ደግሞ እንደዛው ማለት ነው። አሁን ለምሳሌ የንግድ ባንክ የሚሰሩ ሰራተኞች ሴቶቹም ወንዶቹም ተመሳሳይ የሆነ ልብስ ይለብሳሉ። ወንዶቹ ቢጫ ከረባት ያደርጋሉ ሴቶቹ ደግሞ ቢጫና ስትራይፕ ያለበት ሻሽ ነገር አንገታቸው ላይ ያስራሉ ማለት ነው። ስለዚህ የንግድ ባንክ ሰራተኞች እንደሆኑ ይታወቃሉ። አሁን የኢትዮጵያ ፖሊስ የራሱ የሆነ አለባበስ ስርአቱን የጠበቀ አለባበስ አለው። እንግዲህ አንድን ሰው በአለባበሱ ብቻ መለየት እንችላለን ማለት ነው። ፖሊስ ብለን አንድ የደንብ አስከባሪም በአለባበሱ ብቻ አይተን ይሄ ደንብ አስከባሪ ነው ብለን አገልግሎት መጠየቅ እንችላለን ማለት ነው። የሀገር መከላከያ ሰራዊት እንግዲህ የኢትዮጵያ ሀገር መከላከያ ሰራዊት የራሱ የሆነ ዩኒፎርም አለው። የአሜሪካ የሀገር መከላከያ ሰራዊት የራሱ የሆነ ዩኒፎርም አለው። የፈረንሳይ የሀገር መከለከያ ሰራዊት የራሱ የሆነ ዩኒፎርም ወይንም ደግሞ ልብስ አለው ማለት ነው። ስለዚህ እነዚህ ነገሮች ሁላ ከልብስ የሚመደቡ ናቸው ማለት ነው። እንግዲህ የሀገር መከላከያ ዩኒፎርም አለው ልብስ አለው እነሱም የፌደራሉን ስናየው ደግሞ ዩኒፎርም አለው ልብስ አለው ማለት ነው። የንግድ ባንኮችንም ስናይ እንግዲህ ዩኒፎርማቸው እሱ ልብስ ነው አለባበስ ነው ማለት ነው። ከአለባበስ ውስጥ ነው የሚመደበው። እና እነዚህን ነገሮች ሁሉ ማየት እንችላለን ማለት ነው። ከዛ ሌላ ስለ ልብስ ስናይ ደግሞ አንድ እርጉዝ ሴት ከመደበኛ ከሚለብሱ ሴቶች የተለየ አለባበስ ነው ያላት። ምክንያቱም ያንን እርግዝና የሚደግፍ አለባበስ መልበስ አለባት ማለት ነው። ሌላው ደግሞ ዋና ቦታ የሚሄዱ ሰዎች እንግዲህ ልብሳቸው ያንን ያማከለ መሆን አለበት ማለት ነው። ሴቶችም የሚለብሱት አሉ እንግዲህ ቤተክርስቲያን ስትኬድም የምትለብሰውም ልብስ እንግዲህ ስርዓቱን የጠበቀ የቤተክርስቲያን ደንብ ያከበረ እግዚአብሔርን ያከበረ መሆን አለበት። ወንዱም ሴቱም ነጠላ ለብሶ እንግዲህ ይመጣል ማለት ነው። ለማስቀደስ ሌላው እንግዲህ እንደየ ሀገሩ ደግሞ የሚል ላይ አለባበስ አለ። በቅቱን የጠበቀ አሁን ለምሳሌ አሜሪካ አካባቢ አሁን በጣም ከባድ ብርድ ነው። ያለው እና ልብስ በጣም የሚደራርቡት በጣም ሩሲያ አካባቢ ደግሞ የሚኖሩ ሰዎች አለባበሳቸው ሁሉ ያስታውቃል። በጣም ወፍራም ልብስ ነው የሚለብሱት ኮፍያቸው ሁላ የሆነ የሚያስታውቅ ነው ብርድ መከላከያ ያለበት ምናምን እንግዲህ እዛ አካባቢ የሚኖሩ ሰዎች እንግዲህ ልብሳቸው ያንን ይመስላል ማለት ነው። ያንን ብርድ የሚቋቋምላቸውን የሚለብሱት አንዳንድ ሀገራት ደግሞ አሉ። ሙቀት ያለባቸው ሀገራት እነሱም እንግዲህ ሙቀቱን የሚከላከሉት በምንድነው በአለባበስ ነው? ልብሳቸውን በማስተካከል ያንን ሙቀት የሚከላከል ልብስ ያደርጋሉ ማለት ነው። ሌላ ዳሞ እንግዲህ ወደ ሙስሊም ሀገራት ዳሞ ስንሄድ የሚለብሱት ልብስ አለ። የተለየ ልብስ ማለት ነው። መስኪድ አካባቢ ስንሄድ ነው

ቅና እንግዲህ ቅና ማለት አንድን ሰው እንግዲህ እንዲቀና ማዘዝ እንደማለት ነው። አሁን ለምሳሌ አንድ ሰው ቅና ስንለው አንድ ሰው በአንድ ነገር ላይ እንዲቀና ማድረግ ነው። ሜይቢ ይሄ ነገር ቀና ይሆን እንዴ? እሺ ቅናም ቅናም እያልን እንመልሳለን ማለት ነው። ቅና ማለት እንግዲህ ብዙ ጊዜ አይባልም ኢትስ ናት ፖዘቲቭ ወርድ ግን አንድ ሰው በአንድ ሰው ላይ እንዲቀና ምንም ደግሞ ቅናበት ምናምን እንደማለት ነው። አበበ በከበደ ቅና እንደማለት ነው ማለት ነው ቀና ግን ከሆነ ቀና ግን ከሆነ ቀና ማለት ፖዘቲቭ እንደማለት ነው። ቀና ማለት ለአንድ ሰው መልካም መመኘት ማለት ነው ቀና ማለት ለአንድ ሰው ጥሩ ነገር መመኘት ማለት ነው። ስለዚህ ቀና የሚባለው ነገር እንግዲህ ለአንድ ሰው ቀና መሆን ለአንድ ሰው ጥሩ መመኘት እንደማለት ነው። አንድ ሰው በጣም ቀና ነው ስንል በጣም ፖዘቲቭ የሆነ አስተሳሰብ ነው ያለው ታዛዥ ነው ትሁት ነው የሚባሉትን ነገሮች እንግዲህ ያጠቃልላል ማለት ነው። ስለዚህ በዚህ ህይወት በዚህች አለም ህይወት ስንኖር እንግዲህ ቀና ሆኖ መኖር መኖርን የመሰለ ነገር የለም ማለት ነው። በዚች ምድር ላይ እንግዲህ ቀና ሆነን የምንኖር ከሆነ መንገዳችንም ይስተካከልልናል ጥሩ ጥሩ ሰዎችም ወደ ህይወታችን ይመጣሉ ማለት ነው። ስለዚህ ቀና ሆኖ በዚህ ምድር ላይ ቀጥ ብሎ መኖር እሱን የመሰለ ነገር የለም ማለት ነው። እና ቀና ያ እገሌ እኮ በጣም ቀና ነው በስመአም እንዴት በቃ የምትለውን ሁላ የሚያከብር ትሁት የሆነ ነገር ስትጠይቀው ራሱ በቃ በቅንነት ነው አገልግሎት የሚሰጥ። ብለን ስለ አንድ ሰው አወራን ማለት እንግዲህ የሃ ሰው በጣም መልካም እንደሆነ የሃ ሰው ስራውን በአግባቡ እንደሚሰራ የሃ ሰው ሰዎችን በአግባቡ እንደሚያገለግል እንግዲህ እየገለጽን ነው ማለት ነው። ስለዚህ ቀናነት በጣም በጣም መልካም ነገር ነው በዚች አለም ላይ ስንኖር በተቻለን አቅም ቀና ሆነን እንኑር። በተቻለ መጠን ቀና ሆነህ ኑር። ለሰዎች አገልጋይ ሆነህ ኑር። ቀና መሆን ህይወትን ያቀላል ቀና መሆን የሰዎችን ህይወት ያቀላል ለራስም ለሰዎችም ለማህበረሰቡም በጣም መልካም ነገር ነውና። በተቻለን መጠን እንግዲህ ቀና እንሁን የሚል መልእክቴን አስተላልፋለሁ። ከዛ ባለፈ ደግሞ ቀና ለመሆን ምንድነው? የሚያስፈልገው የራሱ የሆነ ነገር አለ ወይ ብለን ስንጠይቅ ቀና ለመሆን ምንም በቃ ካልኩሌሽን ወይ ፎርሙላ የለውም። ደግ መሆን ነው። በቃ አንድን ሰው ስናወራ ትሁት ሆነን ማውራት ጎንበስ ብለን ማውራት ነው። እና አንድ ሰው ደግሞ የሆነ ነገር ሀሳብ ሲሰጥ በቅንነት ማየት ከሀሳቡ ሀሳቡ ላይ ብቻ ፎከስ ማደግ እንጂ ከሀሳቡ ጀርባ ያሉትን ነገሮች አለመመልከት ለምሳሌ አሁን ለምሳሌ አንድን ሰው እየሰደበኝ ምናምን የሚያወራኝ ከሆነ ሀሳቡና ሰዎችን መነጠል መቻል እንደዛ ማድረግ ስንችል እኛ ቀና ነው ምን ማለት ነው? አገልግሎታችንን በስነ ስርዓት ለአንድ ሰው እያቀረብን ነው ማለት ነው። ስለዚህ ቀናነት እንግዲህ እንደ ሀገር ልንማረው የሚገባ ነገር ነው እንደ ሀገር ትሬሊንግ ሊሰጠን የሚገባ ነገር ነው። እንደ ሀገር ግዴታ አንድ ሰው እንደ ግዴታነት ወስዶት እንግዲህ ቀና ነገሮችን ማድረግ አለበት ማለት ነው። አመሰግናለሁ

ግራጫ እንግዲህ ግራጫ ማለት የከለር አይነት ነው። የአንድ ከለር አይነት እንግዲህ ግራጫ ግራጫ እንግዲህ ያን ያህል ምን አይነት ኤግዛክትሊ ያለውን የከለር አይነት ብዙም አላውቀውም። ግን ግራጫ ውይ ይሄ ግራጫ ነው። ይሄ ነገር ሲያምር የሚሉ ሰዎች አሉ። በልብስ ደረጃ እንግዲህ በጣም አንድ ሴትዬ አለች በቃ ምን አይነት ከለር ነው የምትወጂው ምናምን ስንላት? ግራጫ ትለናለች እና ግራ የገባው ነገር ነው እራሱ ግራጫ። ግራጫ እንግዲህ እነዚህን አንድ ቀለም ወይንም ደግሞ ከለር መልክ እንደማለት ነው። አሁን ለምሳሌ ግራጫ ዩኒፎርም የአንድ ትምህርት ቤት ዩኒፎርም እንግዲህ ግራጫ ከለሪ ያለው አውቃለሁ። እንዲሁም ደግሞ የአንድ መስሪያ ቤትም ዩኒፎርም የሚለብሱ መስሪያ ቤቶች የእሱም ከለር ግራጫ እንደሆነም አይቻለሁ። እና ግራጫ ብዙ ጊዜ እኔ ብዙ ከለሩን ባልወደውም ብዙ ሰዎች ግን ስፔሻሊ ሴቶች ግራጫ ከለርን እንደሚወዱ አይቻለሁ ማለት ነው። አመሰግናለሁ።

አጭበርብር አጭበርብር እንግዲህ ከአንድ ሰው የሆነ ነገር አጭበርብር እንደማለት ነው። እንግዲህ ማጭበርበር ጥሩ አይደለም ስለዚህ አንድን ሰው አጭበርብር ብዬ ልመክረው አልችልም። ወይንም ደግሞ አሁን ለምሳሌ አንድ ዝም ብዬ ምሳሌ ልስጣችሁና ላብቃ ስላጭበርብር። አጭበርብር አሁን ለምሳሌ አንዱን ሰው አንዱ ሌባ እንግዲህ ምን ይለዋል አጭበርብርና ከዛች ሴትዮ ገንዘብ ውሰድባት ብሎ ሲመክረው መጥፎ የሆነ ምክር ሰርቶታል ማለት ነው። እንዲያጭበረብር ያ ልጅ ማጭበርበርን ስራው እንዲያደርግ እየመከረው ነው ማለት ነው። ስለዚህ በምንም አይነት መልኩ ሰዎች ሰዎችን አጭበርብር ብለን መምከር የለብንም ማለት ነው አጭበርብር ብለን የምንመክረው ከሆነ ያ ሰው ማጭበርበር እንዳለበት እያስተማርነው ነው ማለት ነው። ስለዚህ አጭበርብር የሚለው ቃል ኔጌቲቭ ቃል ነው አመሰግናለሁ።

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለት ምርጥ ጊዜ ነው። እናቴ ጣፋጭ ምግቦችን ታዘጋጃለች። እህቶቼ እየረዷት ይሆናል። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለት ታሪክ ይነ ይነግራል። አባቴ ይስቃል እናቴ ትከታተላለች ወንድሜ አዲስ ነገሮችን ይናገራል እኔም የእለቴን ልምድ እናገራለሁ። እንደዚህ አብረን መሆን እንወዳለን። ቤተሰብ የህይወት ማዕበል ነው። በየምሽቱ ይህንን እናደርጋለን። ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግቦችን ታዘጋጃለች። እህቶቼ እየረዷት ይሆናል። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለት ታሪክ ይነግራል። አባቴ ይስቃል። እናቴ ትከታተላለች። ወንድሜ አዲስ ነገሮችን ይነጋገራል። እኔም የእለቴን ልምድ አጋራለሁ። እንደዚህ አብረን መሆን እንወዳለን። ቤተሰቡ የህይወት ማዕበል ነው። በየምሽቱ ይሄን እናደርጋለን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

የአካል ብቃት እንቅስቃሴን መደበኛ ማድረግ ጀምሬያለሁ። በሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድ እና መሮጥ እሰራለሁ አንዳንዴ የመተጣጠፍ እንቅስቃሴ አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም የተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረክታል። እርስ በእርሳችን እንገባባለን። ስለሳ ደቂቃ ያህል ይወስዳል። ይህንን እንደ ልምድ ማድረግ እፈልጋለሁ። የአካል ብቃት እንቅስቃሴ መደበኛት ማድረግ ጀምሬያለሁ። በሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድ እና መሮጥ እሰራለሁ አንዳንዴ የመተጣጠፍ እንቅስቃሴዎችን አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ የመሆን ስሜት ይሰማኛል። ጤናዬም የተሻለ ነው። ከጓደኞቼ ጋር አብሬ መስራት ያበረታኛል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልምድ ማድረግ እፈልጋለሁ።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደብኝ ነው። ሁሌም እያወዳደርኩኝ እገኛለሁ ሌሎች ምን ያደረጉ ነው እንዳደረጉ አያለሁ ይህ የአእምሮ ጤናን ይጎዳል። መተግባራዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነት አተኩራለሁ። የእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜ ለተሻለ ነገር እጠቀማለሁ። መጀመሪያ ከባድ ይሆናል። ግን ይሁንን መሞከር እፈልጋለሁ። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደብኝ ነው። ሁሌም ራሴን እያወዳደርኩኝ እገኛለሁ ሌሎች ምን እያደረጉ እንደሆነ አያለሁ ይሄ አእምሮ ጤናን ይጎዳል። በተግባራዎቼን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶች ላይ አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ። በአትክልት ቦታ ስራ መስራት እችላለሁ። ጊዜን የተሻለ ነገር ላይ እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይሁንና መሞከር ያስፈልገኛል። ሚዛም ማግኘት አለብኝ። ማህበራዊ ሚዲያ መሳሪያዬ ነው። ህይወት አይደለም።

ምሽት ላይ ዜና እመለከታለሁ። ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጭ ዜና ይኖራሉ። አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎቹ አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶች እወዳለሁ። ጋዜጠኞች መረጃን ያብራሩልናል። አንዳንዴ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ለሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል።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

ባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብኝ መምህሬ እንቅስቃሴዎችን ያሳያል። እኛም እንደግማለን ለመጀመሪያ ከባድ ነበር። አሁን እየተሻልኩ ነው ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምን አለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋቸውን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ አስገባለሁ ትዕዛዙን በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ያቀላል። የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የመደ የደንበኛ ግምገማዎችን አነባለሁ። ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍር ያ መረጃ አስገባለሁ ትእዛዙ በጥቂት ቀን ይደርሰኛል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ያቀላል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

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስታል መክፈት ረጅም ጊዜው ይወስዳል መተግበሪያዎች ይቀዘቅዛሉ በርግድ አስጨንቋል። መረጃዬንም አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ ይህም አልረዳም። አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል። ወይንም የሀገሬ የአሮጌ እድሜ ምልክት ነው። ይህን ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን። ኮምፒውተሬ ዛሬ ችግሮች አሉበት። በጣም ቀርፋፋ ሆኗል። መክፈት ረጅም ጊዜ ወስዷል በተግባራዎች ይቀዘቅዛሉ። በርግጥ በርግጥ አስጨንቆኛል። መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩኝ። ይህም አልረዳኝም። አሁን የቴክኖሎጂ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል። ወይንም አሮጌ እድሜ ምልክት። ይህን ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ አለኝ። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን

ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደብኝ ነው። ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እንዳደረጉ አያለሁ። ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነት ላይ አተኩራለሁ። ከእውነተኛ ሰዎች ጋር አነጋግራለሁ። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይሁን። መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም።

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል። አዳዲስ ሰዎች መጠበቅ መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ። ራሴን አስታውቂያለሁ ስለ ስራዬ ተናግሬያለሁ ሌሎችም ስለ ስለእነሱ ነግረውኛል። የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎችን ሰማሁ። አንዳንድ ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት የወደፊት መተባበር እንችላለን። ይህን እድል አመሰግናለሁ የስራ አውታር መረብ ለእድገት አስፈላጊ ነው። የንግድ አውተረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል። አዳዲስ መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ። ራሴን አስተዋወቅኩ ስለ ስራዬ ተናገርኩ ሌሎችም ስለ እነሱ ነግረውኛል። የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎችን ሰማሁ። አንዳንዶቹ ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግነዋለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው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

ዛሬ የስልጠና ክፍለ ጊዜ አለ። አዳዲስ ሶፍትዌር መማር አለብኝ አሰልጣኙ ያስረዳኝ ሲሆን በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለው። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ። ባልደረቦቼም እንዲሁ የተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶች ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ ያለማቋረጥ ይለወጣል።

ለደንበኛ አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ ማቅረብ አለበት። ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራት መሰማመን ማሳየት አለብኝ። ጥያቄ መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። ባለኝ በጣም አሳሳቢ ነው ግን መዘጋጀት አለብኝ ደንበኞች በሙያዊ እንደምናሠራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ ስኬታማ ይሆናል ተስፋ አደርጋለሁ። ለደንበኛ አቀራረብ እየተዘጋጀው ነው በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ ማቅረብ አለብኝ ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ ጥያቄዎችን። ለመስራት እችል ዘንድ የቡድን አባላቶቼ ያግዙኛል አስተያየቶቻቸውን እጠይቃለሁ አቀራረቦችን እናስተካክላለን። በዓልም በጣም አሳሳቢ ነው። ግን መዘጋጀት አለብኝ ደንበኞች በሙያዊ በሙያ በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ

በስራ ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል መዳረሻዬን ማረጋገጥ አለብኝ ቲኬቱ ተገዝቷል ሆቴሉ ተይዟል ሻይንጣይን ማሰባሰብ አለብኝ። የንግድ ልብሶችን ማሸግ አለብኝ ላፕቶፔንም ማምጣት አለብኝ የሰነዶች ቅጂዎች አዘጋጃለሁ። አውሮፕላን ውስጥ መስራት እችላለሁ አዲስ ቦታ ለማየት እደሰታለሁ። ግን ቤተሰቤን እናፍቃለሁ የንግዱ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም። ብዙ አማራጮች አሉ። የተለያዩ ድረ ገጾችን እመለከታለሁ ዋጋቸውን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎችንና መግለጫዎችን ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ አስገባለሁ ትዕዛዙም በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

በየቀኑ በአውቶቢስ እጓዛለሁ። ጠዋት ላይ በሰዎች ተሞልቶ ይሆናል። ሁሉም ወደ ስራ እየሄዱ ናቸው። አንዳንዶቹ እየተኙ ይጓዛሉ ሌሎቹም ሞባይል ይመለከታሉ። መስሙ መስኮት አጠገብ መቀመጥ እወዳለሁ። ከከተማዋ እይታ ውብ ነው። ህንፃዎችና ሰዎች እያየሁ አልፋለሁ። አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሹ ሹፌሩ በፍጥነት ያሽከረክራል። ይህ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል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

ለማስተዋጠት ተስፋ እያደረኩ ነው። ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም የቀጠሮ እፈጽማለሁ። አለቃዬ አስተያየቱን አመሰግናለሁ ግን መጠበቅ አለብኝ ውሳኔው ቀርቧል። አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ። የክህሎቴን ማሳደግ ነበረብኝ አዲስ ቴክኖሎጂዎችን ተማርኩ። ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምንም ቢሆን መስራት እቀጥላለሁ

ስልኬን በጣም እጠቀማለሁ ሁሌ እየተፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበያዎችን እከፍታለሁ ወዳጆቼ ምን እንዳደረጉ እያየሁ ነው፤ መልእክቶቼን እመልሳለሁ ሰዓታት ያልፋሉ። ይህ ውጤታማ አይደለም። ይህ ጤናማ አይደለም፤ ሌሎች ነገሮችን ማድረግ አለብኝ፤ እንደ ማንበብ ወይንም የአካል ብቃት እንቅስቃሴ ግን ስልክ ያስገርፈኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜ መቀነስ አለብኝ። ጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋቸዋል።

የአካል ብቃት እንቅስቃሴን መደበኛ ማድረግ ጀምሬያለሁ። በሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንዴ የመተጣጠፍ እንቅስቃሴ አደርጋለሁ። አካሌ እየተለወጠ ነው የበለጠ ጤናኝነት እየተሰማኝ ነው፣ ጤናዬም እየተሻለ ነው፣ ከጓደኞቼ ጋር አብሮ መስራት ያበረታል እርስ በእርሳችን እንገፋፋለን፣ ሰላሳ ደቂቃ ያህል ይወስዳል ይህን እንደ ልምድ ለማድረግ እፈልጋለሁ።

ዛሬ ቡድን ስብሰባ አለን ሁሉም ሰራተኞች ይሰበሰባሉ። አድ አድሪስ ፕሮጀክቶች መወያየት አለብን አለቃው የስስር የስራ ክፍፍል ያቀርባል እያንዳንዱ ተግባር ሚና ያውቃል ሀሳቦችን ተለዋውጠን እናቀርባለን። አንዳንዶች ጥያቄዎች ይጠይቃሉ ሌሎች አማራጮቹን ይሰጣሉ ጊዜ ገደባት ቀን መከተል አለብን ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል ስብሰባው ሰዓት ይወስዳል ግን ግልጽነት ያገኛል ከዚያ ወዲያው ስራ እንመለሳለን ተነሳሽነት ይሰማናል።

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይ ድራማ። ፓፕኮር ማዘጋጀት ጀምሬያለሁ መጠጦችን አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቅ ስክሪን እንመለከታለን፤። አንዳንድ ጊዜ እንስቃለን። አስደሳች ክፍሎች ላይ እንወያያለን፤። ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እንነጋገራለን፤። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይሰጣል፤

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ እያንዳንዳቸው አሉ። እርስ በእርሳችን እንረዳዳለን። በችግር ጊዜ ያቀራርቡናል። በደስታ ጊዜ አብረውን ይስቃሉ። ሚስጥሮችን እንለዋወጣለን። በየቂዳ በየቅዳሜው አብረን እንሰበሰባለን። ቡና እንጠጣለን። ታሪኮችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን፤ ግን ፈጥነን እንታረቃለን። ይቅርታ እንጠያየቃለን። ጓደኝነት እምነት ነው ያስፈልገዋል ጓደኝነት እምነት ያስፈልገዋል። እውነተኛ ጓደኛ እድለኛ ያደርጉታል። ከእርሱ ጋር መሆን ደስ ይላል።

ጠዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው። መጀመሪያ ቡና እጠጣለሁ ከዚያ ቁርስ እበላለሁ በጧት ጊዜ በጣም ስድስተኛ ነው። ሞቅ ያለ ውሃ ታጥቤ እወጣለሁ ከዚያ ንጹህ ልብስ እለብሳለሁ። አእምሮዬ በጣም ንቁ ነው የእለቱን ስራ ለመጀመር ደስ ይለዋል። ጠዋት ላይ ሁሌ ቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ። ይህ የእለት ከእለት ልምዴ ነው።

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ። አዲስ ፊልም መመረጥ አለብን ምናልባት አስቂኝ ወይም ድራማ ፓፕኮርን ማዘጋጀት እጀምራለሁ፤ መጠጦች አዘጋጃለሁ፤ ሁሉም በሶፋ ላይ እንቀመጣለን፤ መብራቱን እናጠፋለን፤ በትልቅ ስክሪን እንመለከታለን። አንዳንድ ጊዜ እንስቃለን፤ አስደሳች ክፍሎች ላይ እንወያያለን፤ ፊልም ካለቀ በኋላ እንነጋገራለን፤ ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፊያን ይሰጣል።